እሺ የዛሬው ጥያቄ የስራ ግምገማ ትደረግልሃል እ ለሚለው የስራ ግምገማ ታደርጋለህ ለማለት ነው። ይመስለኛል፤ ስለዚህ የስራ ግምገማ አደርጋለሁኝ፤ በሠራሁት ስራም የተወሰነ ግምገማ ይደረግብኛል፤ ምን ለማለት ነው በዋናነት የስራ ግምገማ? ሰዎች በሰሯቸው ስራ ውጤትታማ ናቸው ወይስ አይደለም የሚባለውን ነገር ማረጋገጫ የሚደረግበት ስርዓት ነው ማለት ነው? ምን አይነት ማረጋገጫ ነው እሚደረገው አንደኛ ሌሎችም ከእሱ በላይ ያሉ ሰዎችን በመቅጠር ሊሆን ይችላል። በእሱ ተመሳሳይ ያሉ ሰዎችን እኩል የስራ ቦታ በማሰማራት። በውጤታቸው የትኛውን የተሻለ ውጤት ያመጣው የትኛው ነው ከፍተኛ ስራ የሰራው በአግባቡ የተከታተለ እያንዳንዱን ነገር። ከግምት ውስጥ በማስገባት ለአንድ ስራ ውጤታማነት መነሻ ምክንያት ሊሆን የሚችል ነው ይሄ ስራ ግምገማ የሚገባ ነው ነገር ማለት ነው። ስለዚህ የስራ ግምገማ በሰራሁት ስራ ግምገማ ይደረግልኛል። ለምሳሌ አንድ ተማሪ ትምህርት ቤት እያለ የሰራነው ወይ የቤት ስራ ወይም የሰራነው የክፍል ስራ የሰራነው አሳይመንት እንዲሁም ፕሮጀክት አጠቃላይ ግምገማ ይደረጋል ግምገማ የሚደረገው ለምንድነው? ትክክለኛ ነው የሰራነው ምን ያህል ይቀረዋል ምን ያህል ያቀናል ምን ያህል ስህተት አለብን የሚባለውን ነገር ለማወቅ ማለት ነው። በትምህርት ደረጃ እንደዚህ ከሆነ። ከዛ መጨረሻ ላይ ፈተና ላይ ቼክ እንደረጋለን ማለት ነው። እንዴት አድርገን ነው ቼክ የምንደረገው? አጠቃላይ ፈተና ከሃምሳ ወይም ከመቶ ወይም ከሰላሳ ፈተና ይወጣል። ከዛ ፈተና የደፈነ ከዚህ በላይ ቢያመጣ ተብሎ ሰዎች ግምገማ ይደረግባቸዋል ልክ በስራም እንደዛ ነው ሰዎቹ እንዴት በስራ ግምገማ የሚደረጉት? ያመጡት ወይም የሚያካውኑ የተሰጣቸው ስራ አለ እሱን ስራ መቼ መስራት እንዳለባቸው የተሰጣቸውን ስራ በአግባቡ ሰርተዋል ወይስ አልሰሩም የሚለውን ነገር አጠቃላይ ግምገማ ይደረጋል ማለት ነው። ግምገማ የሚያደርጉ አካላት አንደኛ የተቀጠሩ አካላት ሊሆኑ ይችላሉ። አጠቃላይ ሀላፊዎች ወይ ማናጀሮች ሊሆኑ ይችላሉ። ምን አይነት ማናጀሮች ከተባለ እእ አጠቃላይ የካምፓኒ ወይም የድርጅቱ ባለቤት ሊሆን ይችላል። ድርጅቱ የወከለው ወይም የሚቀረውው ሰራተኛ ሊሆን ይችላል እነዚህ ግምገማ ሊያደርጉ ይችላሉ ማለት ነው። ስለዚህ በማንኛውም የስራ ቦታ በማንኛውም ሰዓት። ግምገማ ይደረጋል እንደውም እኔም ግምገማ እማደርግበት ሰዓት አለች ግምገማ የማደርገው ምንድነው በራሴ ላይ። ምን አይነት ግምገማ ከተባለ ለምሳሌ። ምንድነው እቅድ እናወጣለን እቅድ ምናወጣው ለምንድነው? የምንሰራውን በዚህ አመት ለምሳሌ አቅዳቸዋለሁ ወይም ፈጽሟቸዋለሁ ያልኳቸውን ያቀድኳቸው እቅዶች አሉ እነሱን ምን ያህል ፐርሰንቱን አሳክቻለሁ ምን ያህል ፐርሰንቱ ይቀረኛል እንደዚሁም። ምንድነው ያጋጠመው ችግር እና እዞልኝ የመጣው ደግሞ ጥቅማ ጥቅም ወይም ይሄ እድሎቹ ማለት ነው እድሎቹን እናቃለን። ከዛ መጨረሻ ላይ ደግሞ ለእቅድ አለመሳካት የመጡ ፈተናዎች ምን ምን ናቸው የሚለውን ደግሞ በተጎዳኝ እናጠናለን ማለት ነው። ስለዚህ በማንኛውም ሰዓት የስራ ግምገማ ስናደርግ። አራት ነገሮች እንደሚይዝ ይገባል አንደኛው የመጀመሪያው እድሎቹን እድሎች ጠንካራ ጎንና ደካማ ጎን አለ። ይህ የራሳችንን ነው ጠንካራ ጎናችን እኛ ስራው ለመስራት ያለን አጠቃላይ ጉልበታችን አጠቃላይ ፍላጎታችን። ከሰዎች የምናገኘው የሆነ የፈጠራ እድ እድገት ምናምን የ አጠቃላይ የራሳችንን ጥንካሬ ወይም የራሳችንን ተነሳሽነት ሲያመላክት ሌላኛው ደግሞ ደካማ ጎንም አለን። ግምገማ ስናደርግ ጠንካራ ጎናችንን ብቻ ሳይሆን ደካማ ጎንም አለ ደካማ ጎናችን ምንድነው? ለምሳሌ ስራውን እየሰራን እያለ የውስጣችን የፍላጎት ማነስ ሊሆን ይችላል። የካምፓኒውን ወይም የድርጅቱን ስራ ምናምን እሰራለሁ ብለን ስናቅድ የሆነ ነገር። ፍላጎታችን ከጥቅማ ጥቅማችን ወይም ከሚከፈል ደሞዝ አንፃር እኩል ላይሆን ይችላል። በዚህም ራሳችንን ከግምገመው ማስገባት አለብን ሌላ ግምገማ ላይ ስናይ። ሁለት ነገሮች አሉ ከራሳቸው ውጭ ማለት ነው። ሌሎች ችግሮቹ እኛን ወደኋላ የሚያስቀሩ ችግሮች እና አንዳንዴ ደግሞ ችግሮች ብቻ ሳይሆኑ ደግሞ ለዛ ከችግሮቹ አንፃር ደግሞ ሌሎች ጥቅማ ጥቅሞች አሉ ለኛ ለምንሰራው ስራ ምንም ይሁኑ ትርፋማ ሊያደርጉን የሚችሉ ማለት ነው። ለምሳሌ እኔ ተማሪ እያለሁ። እያጠሁ እያለ ለውጤት እየሄድኩኝ እያለ ወይም ራሴን የተሻለ ቦታ አገገኛለው ብዬ አስቤ ነገር ግን ከዛ ጎን ለጎን ራሱን የቻለ ስኪሎችን ራሱን የቻለ ስልቶችን ምናምን በምማርበት መንገድ ሊሆን ይችላል ይሄ ጥሩ ነው። ስለዚህ የስራ ግምግማ ታደርጋለህ አዎ አደርጋለሁ

የምትወደው ቁጥር ስንት ነው? ይላል። ቁጥር ስንት ነው እኔ እምወደው ቁጥር ብዙ ቁጥሮችን እወዳለሁ። ከእነዚህ ውስጥ ግን አስር ቁጥር ሰባት ቁጥር እና አስራ አራት ቁጥርን በጣም እወዳቸዋለሁ። ሰባት ከመጀመሪያው ከትንሹ ልነሳ ሰባት ቁጥርን በጣም እምወደው በጣም በዚህ በሃያ አንደኛው ክፍለ ዘመን። ወይም በአሁኑ በትልቁ ክፍለ ለዘመን አሁን ባለንበት ሰዓት ብዙ የእግር ኳስ ተጫዋቾች ብዙ የቅርጫት ኳስ ተጫዋቾች ብዙ በቃ ሌሎች ስራዎችን የሚሰሩ ሰዎች እሚለብሷቸው በጣም ገናና የሆነ ቁጥር መለያ ነው። በቃ ጨራሽ የሆኑ የእግር ኳስ አጥቂዎች የሚለብሱት። በቃ በጣም ጎበዝ ተብሎ የሚታወቁ ተመላላሽ ወይም የመስመር ተጫዋቾች የሚለብሱት ቁጥር ነው እና ይሄ ሰባት ቁጥር ከእግር ኳስ አንፃር በጣም የምወደው ቁጥር ነው። ሌላኛው ሰባት ቁጥር ከሀይማኖት አንፃርም ሰባት ቁጥር ሙሉ እነት ተብሎ ይጠራበታል። በቃ ሰባት ቁጥር ማለት ሙሉነት ነው ሁሉ ነገር እንዳለነው አንተ አዋቂ ነህ እንደማለት ነው። እና ከዛ አንፃርም እወደዋለሁ እና ስለ ሰባት ቁጥር ሳነሳ በዋናነት ደስ እሚለኝ ነገር ወይም መናገር እምፈልገው ነገር ስለማን ነው ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ እሚለብሰው ሰባት ቁጥር ነው። ቪኒሼስ ጁኒየር እሚለብሰው ሰባት ቁጥር ነው የሪያል ማድሪድ ተጫዋቾች ማለት ነው። ከሪያል ማድሪድ ወጥቶ ማንችስተር ዩናይትድ ላይ ገብቶ ሌላ አልናስር ላይ ሄዶም እሚለብሰው ሰባት ቁጥር ነው። ስለዚህ ሰባት ቁጥርን በጣም እወደዋለሁ ለምን ከተባለ አንደኛ የሮናልዶ የክርስቲያኖ ሮናልዶ አድላቂ ስለሆንኩ ማለት ነው። እነ ካንሴሎ የማንችስተር ሲቲ እሚለብሱት ሰባት ቁጥር ነው። እነ ሰባት ቁጥር ደግሞ ብቻ በጣም እነ ዲያቦቹ እንትን እነ ዲያዝ እነ ዲያዝ ሊበርፑል ተጫዋች እሚለብሱ ሰባት ቁጥር ነው እነሱ በመልበሳቸው በጣም ደስ ይለኝ ነበር ማለት ነው። ሌላኛው የምወደው ቁጥር አስር ቁጥር ነው። አስር ቁጥር አንደኛ ሁለት ዲጂት ሆኖ የመጀመሪያው በመሆኑ ደስ ይለኛል የመጀመሪያው ሁለት ዲጂት ቁጥር ነው አስር ቁጥር ነው እንደሚታወቀው በጣም እወደዋለሁ። ሌላኛው አስር ቁጥር እምወድበት በምንድን ነው? አስር ቁጥር እምወድበት ትልቁ ምክንያቴ ሊወኔል ሜሲ ከእግር ኮስ ጋር በተገናኘ አሁንም ሊወናል ሜሲ ጎበዝ ተጫዋች የሚለብሰው ቁጥር ስለሆነ ማለት ነው። እሱ በጣም ታዋቂ ነው። ዝነኛ ነው ብዙ ባላንዶር የበላ ነው ብዙ የላሊጋ ዋንጫ ያሸነፈ ነው። በዛም ምክንያት አስር ቁጥር በጣም ተወዳጅና ተናፋቂነት ማራዶና የለበሱት ቁጥር ነው። እና ማካሊስተር የለበሱት ቁጥር ነው እና ግሪሊሽ የለበሱ ቁጥር ነው። የማንችስተር ሲቲው እና በጣም ብዙ ብዙ ብዙ ታዋቂ እንቁ ተጫዋቾች የለበሱት የእግር ኳስ ተጫዋቾች የለበሱ ቁጥር ስለሆነ አስር ቁጥር በአብዛኛው አስር ቁጥር ተጽፎ ሲታይ ትዝ እሚለው ማነው ሊወኔል ሜሲ ነው። አንበሳው ሜሲ ተብሎ እሚጠራው ሌሎች አንጋፋ አንጋፋ የእግር ኳስ ተጫዋቾች ናቸው። አስር ቁጥር ለብሰው እሚታወቁት ላሚኒያማል ናቸው አስር ቁጥር ለብሰው እሚታወቁት እነ ሞድሪች የሪያል ማድሪዱ ክሩሺያዊው ተጫዋች ነው ለብሶ እሚታወሰው እና አስር ቁጥር በጣም ታወቂና ደስ የሚል ቁጥር ነው ማለት ነው። በማንኛውም ሰው ዘንድ የሚወደድ ማንኛውም ተጫዋች ሊለብሰው የማይችል ምክንያቱም በጣም ጥሩ የሆነ ችሎታ ያላቸው በጣም እብቁ የሆነ ችሎታ ያላቸው ልጆች ብቻ ናቸው እሚለብሱት። ሌላኛው እምወደው ቁጥር አስራ አራት ቁጥር ነው። አስራ አራት ቁጥርን እምወድበት ምክንያት ለምንድን ነው? እምወደው ተጫዋች እምደግፈው ተጫዋች እዛ ቤት ለብሶ ስለማይ የው ማለት ነው። ስሙ የአርሰናል ተጫዋች ኦባሚያንግ ነው። አሁን ላይ አርሰናል ላይ አይደለም ነገር ግን በጣም ጎበዝ ከመሆኑ አንፃር አስራ አራት ቁጥር የው የለበሰው እሚወደው ቁጥር ነው። በቃ በጣም ነው እሚጫወተው ማለት ነው እና አስራ አራት ቀጥርን በጣም ነው እወደዋለሁ። ስማርም አስራ አራት ቁጥር እንድሆን ነበር አስተማሪወቸን እምጠይቃቸው በጣም እምወደው ቁጥር ስለሆነ ማለት የው። ስለዚህ ከምወዳቸው ቁጥሮች ከሞላ ጎደል ከኳስ አንፃር ሰባት አስር እና አስራ አራት ናቸው። ከእለት ከእለት ህይወት አንፃር ደግሞ እምወዳቸው ቀንወች ወይም ቁጥሮች አስራ ሁለት ሃያ አንድ ሃያ ዘጠኝ ሃያ ሰባትን እወዳቸዋለሁ። ለምን ከተባለ። እንዲሁም አስራ ዘጠኝን ስድስትን እወዳቸዋለሁ። በእነዚህ ቀናት ስራ አልሰራም የእረፍት ቀን ነው። ስለዚህ አመሰግናለሁ።